ብዙ ጊዜ የምቀበለው አውንታዊ አስተያየት ነው። አሉታዊም ይኖራል ግን አውንታዊ አስተያየት ነው። ለምሳሌ መልካም የሆነ ስራ ሰራሁና ሽማግሌዎችን አግዤ ከዛ ሌላኛው ሰው እኔን እንደዚህ አይነት ስራ እየሰራሁ ስላየ በጣም ተደስቶ ይሄ በጣም አሪፍ ስራ ነው የሰራው እንደዚህ አይነት ነው በቃ ወጣቶችም መስራት ያለባቸው እንደዚህ አይነት ነገር ነው። ሀገራችን በቃ እኛ ያደግንበትን ማስታወስ አለባቸው እና። እንደዚህ አይነት ስራ ሲሰራ በጣም ትልቅ ነገር ምናምን ብሎ ነበርየሚያበረታታኝ እና በርታ ምናምን ብሎ ነበር እና እንደዚህ አይነት አይዞህ፣ በርታ ምናምን ነገር የሚል በጣም ጎበዝ ነህ አንተ ምናምን የሚባል አስተያየት ምናምን ነገር ነበር። እና በጣም ደስ የሚል ነገር ነው አስተያየቱ።